ብዙ ጊዜ የምሳ እረፍቴ ከአንድ ሰዓት ተኩል እስከ አንድ ሰዓት ገደማ ነው። አብዛኛውን ጊዜ የሚያቻኩል ስራ በኖረበት ሰዓት አንድ ሰዓት ብቻ ይሆናል። ብዙም ደግሞ የሚያስቸኩሉ ስራዎች ከሌሉ ደግሞ ሰላሣ ደቂቃም አንዳንዴ እንጠቀማለን የሚያስቸኩል ነገር ሲኖር ከዛ ውጪ ደግሞ ብዙ ጊዜ አንድ ሰዓት ተኩል ነው የምንጠቀመው

ከስራ ሰዓት በኋላ ብዙ ጊዜ እሰራለሁ። ከስራ ሰዓት በኋላ ስራ ባለቀበት ሰዓት ጨምሬ ቆይቼ ከሰዓቱም ውጭ እሰራለሁ። ብዙ ጊዜ አብዛኛውን ጊዜ ስራ በሚበዛበት ሰዓት እና። ለነገ ደግሞ ተጨማሪ ስራዎች የሚመጡ ከሆነ እነሱን ስራዎች ቀድሜ ለመከወን ዛሬ ያሉትን ስራዎች። ከስራ ሰዓት በኋላ ቆይቼ መስራት ልምድ አለኝ።

በስልኬ አብዛኛውን ጊዜ ገንዘብ የምልከው በ ስልኬን በመጠቀም ነው። የተለያዩ ቦታዎች ላይ ገንዘቦችን የምከፍልበት ሁኔታዎች ያጋጥሙኛል። እነሱን ገንዘቦች ደግሞ ስልኬን በመጠቀም ነው አብዛኛውን ጊዜ የምከፍላቸው ለመክፈልም ቀለል ያለና ጥሬ ገ ገንዘብን በኪስ ከመያዝ የተሻለ ነገር ሆኖ ስላገኘሁት አብዛኛውን ጊዜ ገንዘብ በስልኬ ነው የምከፍለው የምልከውም እንደዛ ነው ገንዘብ የምከፍለው።

ሾርባ እወዳለሁ ሾርባ አብዛኛውን ጊዜ ቁርስ ላይ ከምጠቀማቸው ቁርሶች ጋር አንድ ላይ ሾርባ እጠቀማለሁ። አልፎ አልፎ ጾም በሆነበት ሰዓት ደግሞ የምመገበው ምግብ በየአይነት ነው የሚሆነው አብዛኛውን ጊዜ እሱን ምግብ አብሬ ከሾርባ ጋር ነው የምጠቀመው ብዙን ጊዜ እና ሾርባ እወዳለሁ ሾርባ ብዙ ጊዜ የምጠቀመውና የምወደው የምግብ አይነት ነው።

በባህላችን ሰርግ ምናከናውነው ያው ወደ ገጠሩ አካባቢ ሲሆን ወንዱ ያጫል ያው ሽማግሌ ይልካል ወደ ልጅቷ ቤት ከዛ በኋላ ቤተሰብ ይፈቅዳል የልጅቷ ቤተሰብ ከፈቀደ በኋላ ሰርጉ ሚሆንበት ቀን ይወሰናል ከዛ በኋላ ሁለቱ ቤተሰቦች አንድ ላይ ሆነው ሰርጉን ይደግሳሉ። ሙሽሪትም ከአጃቢዎቹዋጋ ከሚዜዎቹ ጋ ሆና ሙሽራውን ትጠብቃለች ሙሽራው ከ እሱ ሚዜዎች ጋር ሆኖ ከቤቱ ወደ ሙሽራዋ ቤት ይሄዳል። ወደ ሙሽራዋ ቤት ከሄደ በኋላ ከስነስርአቱ በሁዋላ ከቀለበት ስነስርአቱ ከሌሎች ነገሮች በሁዋላ ሙሽራዋን በፈረስ ጭኖ ወደ እሱ ቤት ወደ ሙሽራው ወደ ወንዱ ሙሽራ ቤት ይዟት ይሄዳል። ማለት ነው። እንደዛ ነው ሰርግ ሚከወነው።

አብዛኛውን ጊዜ ከስራ ወደ ቤቴ የምሄደው በእግሬ ነው። እና በእግሬ የሚሄድበት ሰዓት አንድ ሰዓት እስከ አርባ ደቂቃ ከአንድ ሰዓት እስከ አርባ ደቂቃ ይሆናል እንደ እርምጃዬ ፍጥነት የሚወሰን ቢሆንም። እና ከስራ ቦታ ወደ ቤት ከቤት ደግሞ ወደ ስራ ቦታ አንዳንዴ ደግሞ ሰዎችንም ለማግኘት በምንቀሳቀስበት ሰዓት በእግሬ ነው የምንቀሳቀሰው እና በእግሬ እንቀሳቀሳለሁ። ብዙ ጊዜ

የምጽፈው በቀኝ እጄ ነው ብዙ ጊዜ ቀኝ እጄን ነው የምጠቀመው ያው ተፈጥሮም በቀኝ እጅ ነው እንትን የሚለው ነው እና የምጽፈው በቀኝ እጄ ነው የተለያዩ ስራዎችንም የምከውነው በቀኝ እጄ እንደመሆኑ መጠን ጽሁፌንም የእጅ ጽሁፌንም የምጽፈው በቀኝ እጄ ነው። በግራ እጄ ሞክሬ አላውቅም እስከዛሬ ድረስ ነገር ግን እስካሁን ድረስ የምጽፈው ጽሁፎችን የምጽፈው በቀኝ እጄ ነው።